የኔ ስራ ብዙ ምኞቶች አሉኝ ከእነዚህ ውጪ የራሴ የሆነ ድርጅት ወይም ደግሞ ካምፓኒ ኖሮኝ በውስጤ የተለያዩ ዌብሳይቶችን ማሰራት ነው የምፈልገው። በውስጤ የተለያዩ ሰራተኞችን በመቅጠር የተለያዩ ዌብሳይቶችን ለውጭ ድርጅቶች እንደ ፍሪላንሰር ሆኜ። እና ደግሞ ለሀገር ውስጥም ለተለያዩ የምግብ ቤቶች ድርጅቶች የተለያዩ ዌብሳይቶችን እያሰራሁ የገቢ ምንጭ ማግኘት ነው የምፈልገው። እና እኔም የራሴ የሆኑ ምኞት ከምኞቶቼ አንዱ ይሄ ነው። ሁለተኛ ምኞቴ ደግሞ ይሄ ካልተሳካልኝ የራሴ የሆነ ዩቲዩብ ቻናል ኖሮኝ በዛ በዩቲዩብ ቻናል የተለያዩ ገንዘቦችን ማግኘት እፈልጋለሁ። ይሄንን እና ሁለተኛ ደግሞ የተለያዩ ድርጅቶች ውስጥ በቪዲዮ ኤዲቲንግ ስራ ተቀጥሬ መስራት እፈልጋለሁ። ሁለተኛ ሙያ ደግሞ ዌብሳይት ዲዛይን ስለምችል በዚህ በዌብሳይት ዲዛይን በፍሪላንሲንግ አለም ውስጥ ገብቼ ፍሪላንስ ማድረግ ወይም ደግሞ እነ አፕወርክ ላይ ተቀጥሬ መስራት እፈልጋለሁ።

አዎ የቪዲዮ ጥሪ አደርጋለሁ እኔ ቲክቶክ እጠቀማለሁ ስለዚህ ጠቃሚ የሆነ መረጃ ሳገኝ በቲክቶክ ላይ በመውጣት ይሄ ጠቃሚ መረጃ ነው። እዚህ አፕሊኬሽን ላይ ይሄን ያክል ዶላር መስራት ትችላላችሁ? ለምሳሌ በቅርብ ሃይ ፋሚ የሚል አፕሊኬሽን መጥቷል እሱን በቲክቶክ ላይ በመውጣት አስተዋውቃለሁ ወይም ደግሞ ለጓደኞቼ ጥሪ አቀርባለሁ። በሁለተኛ ደረጃ ደግሞ የተለያዩ ስራዎችን ዩቲዩብ ላይ ጀመር ቢሆን ያደረኩት የተለያዩ ቪዲዮዎችን ዩቲዩብ ላይ እሰራለሁ። የተለያዩ ጠቃሚ የሆኑ መረጃዎችን ሳገኝ ዩቲዩብ ላይ አስተላልፋለሁ። ስለዚህ እኔ የቪዲዮ ጥሪ አደርጋለሁ። ፌስቡክም እጠቀማለሁ በዛ በፌስቡክም የተለያዩ ቪዲዮዎችን በመቅረጽ ጠቃሚ የሆኑ መረጃዎችን በተለይ ኮምፒውተር ነክህ ስለሆኑ መረጃዎች ለጓደኞቼ አካፍላለሁ

የስልክ ካሜራ ብዙ ጊዜ በጣም የምጠቀመው እኔ ስጀምር ቪዲዮ ኤዲቲንግም እና ደግሞ ዩቲዩብም ስለምሰራ ያንን አንዳንድ ጊዜ ካሜራዬ በሚበላሽበት ሰዓት የስልክ ካሜራዎችንም ነው የምጠቀመው አለኝ ራሱን የቻለ ሶኒ ካሜራ አለኝ ነገር ግን ደግሞ ብዙ ጊዜ የምትጠቀመው የስልኬን ካሜራ ነው ለምሳሌ ባይናንስ ስትጠቀም ግዴታ የስልኬን ካሜራ ቬሪፋይ ማድረግ አለብኝ። የተለያዩ ክሪፕቶ ከረንሲቮች ላይም ለመስራት ግዴታ የስልኬ ካሜራ ያስፈልገኛል። በዛ ላይ ደግሞ ፎቶ መነሳት ሚስቴ በጣም ነው የምትወደው ስለዚህ ያንን እሷን ፎቶ ለማንሳት የምጠቀመው የስልኬን ካሜራ ነው የምጠቀመው። እኔ የስልኬን ካሜራ ለተለያዩ ቦታዎችንም ቀርጬ ለዩቲዩብ ለማዋልም ያንን እጠቀማለሁ። ለቲክቶክም ስቀርጽ ብዙ ጊዜ የምጠቀመው የስልኬን ካሜራ ነው። የተለያዩ ቪዲዮዎችንም ስቀሮጽ አንዳንድ ጊዜ የስልኬን ካሜራ እና እጠቀማለሁ የስልኬን ካሜራ በጣም ለኔ ያስፈልገኛል። እንደውም ስልኩ ላይ ከስልኩ ካሜራ በተጨማሪ ሌላ ካሜራ አውርጄ እየተጠቀምኩበት ነው

አዎ በመንገድ ላይ ምግብ እገዛለሁ ግን የሚገዙና የማይገዙ ምግቦች አሉ ፎር ኤግዛምፕል ከሚገዙ ምግቦች መካከል የመጀመሪያው ሸንኮር አገዳ ነው። አገዳ በጣም እወዳለሁ ስለዚህ መንገድ ላይ እሱን በመግዛት እየበላሁ ረጅም ጉዞ በተለይ የምጓዝ ከሆነ ያ መንገድ እስኪያልቅ ድረስ ያንን አገዳ ገዝቼ እበላለሁ። ሌላው ደግሞ በመንገድ ላይ የሚገዛ አይስክሬም ነው። ያንን አይስክሬም ገዝቼ አሁንም እየመጠብኩ ወይም ደግሞ እየተጠቀምኩ የተለያዩ ቦታዎች እንጓዛለን። ሌላው በመንገድ ላይ የሚገዛ ምግብ እንደ ብስኩት ነገር ነው። ብስኩት ነገር በጣም ጣፋጭ የሆኑ ምግቦችን መንገድ ላይ ገዝቼ እጠቀማለሁ

የትንኝ መረብ ወይም ደግሞ ዛንዝራ አዎ እጠቀማለሁ ግን ሙቀት በሚሆንበት ሰዓት ወይም ደግሞ ሙቀት የሆኑ ቦታዎች ሲሄድ ነው። ለምሳሌ እንደ ኮምቦልቻ አዳማ ያሉ ከተሞች ሲሄድ። ዛንዝራ ተጠቅሜ ነው አልጋ ቤቱ ራሱ ዛንዝራ ከሌለው ግዴታ ዛንዝራ ወይም ደግሞ የትንኝ መረብ ተጠቅሜ ነው የምተኛው። ምክንያቱም ያን የት ነኝ መረብ የማልጠቀም ከሆነ አደገኛ ወባ ነው ያለው። ቢጫ ወባ የሚባለው ወባ አለ እሱ ደግሞ በጣም አደገኛ በመሆኑ። ስለዚህ ከእነዚህ የወባ ትንኞች ለመጠበቅ ግደታ የትንኝ መረብ ወይም ዛንዝራ እጠቀማለሁ። እኔ የትንኝ መረብ ነገር ግን ቀዝቃዛ ቦታ ላይ ከሆነ ደግሞ የትንኝ መረብ አልጠቀምም። ሙቀት ቦታ ላይ ከሆነ ግዴታ አልጋ ቤትም ቢሆን ማንኛውም ቦታ አቤቴም ቢሆን ግዴታ የትንኝ መረብ እጠቀማለሁ። ወደ ቀዝቃዛ ቦታ ስሆን ግን የትንኝ መረብ አልጠቀምም። ምክንያቱም ቀዝቃዛ ስለሆነ እዛ አካባቢ ትንኞች ብዙ ጊዜ አይቀመጡም። ወይም ደግሞ ብዙ ጊዜ የተጠራቀመ ውሃ የኮሬ ውሃ ቀዝቃዛ ቦታ ላይ አይገኝም። የመውቀት ቦታ ላይ ብዙ ጊዜ የኮሬ ውሃ ወይም ደግሞ የረጋ ውሃ ስለሚኖር እዛ ላይ ትንኞች ይኖራሉ። ስለዚህ ያንን ትንኞች ለመጠበቅ ግዴታ የትንኝ መረብ እጠቀማለሁ